አዎ ቃሌን እጠብቃለሁ። እንግዲህ ቃሌን ጠባቂ ነኝ ብዬ ነው የማስበው። በኔ በኩል ምክንያቱም እንግዲህ በተለያየ ጊዜ ቃል ለመጠበቅ ወይም ቃል ለማፍረስ የሚጋብዙ ሁኔታዎች ገጥመውኝ ያውቃሉ ግን በእነዚህ አይነት ሁኔታዎች ውስጥ ያው እንግዲህ ራሴን ገምግሜያለሁ ብዬ አስባለሁ። በራሴ ግምጋሜ እንግዲህ ቃሌን ጠባቂ እኔ ብዬ ነው የማስበው። በተለያየ አጋጣሚ ሰዎች ቃል የምትገባበት ሁኔታ አለ። በዚህ ጊዜ እንደዚህ ቃል በሚገባበት ጊዜ ማለት ነው እንድጊህ አደርጋለሁ ወይ አላደርግም የሚባል ነገር ይኖራል እንግዲህ ስለዚህ አደርጋለሁ ከሆነ አደርጋለሁ፤ አላደርግም ከሆነ ደግሞ አላደርግም ነው ሁኔታው ሊሆን የሚችለው። ስለዚህ እንግዲህ በእንደዚህ አይነት ሁኔታ ቃሌን ጠባቂ ነኝ ብዬ ነው የማስበው። ብዙ ጊዜ የማደርገውን አደርጋለሁ የማላደርገውን ደግሞ አላደርግም የማለት ሁኔታ ነው ያለኝ በእኔ በኩል።

እንግዲህ በቤትህ ምን? አይነት እቃዎች አሉ ለሚለው በቤቴ የተለያዩ እቃዎች አሉ። የእንጨት ውጤቶች እና የፕላስቲክ ውጤቶች እንዲሁም የብረት ውጤቶች እንዲሁም በቤቴ ውስጥ ይገኛሉ ማለት ነው። እነዚህን ቁሳቁሶች ወይም እነዚህን እቃዎች ለተለያየ አላማ ወይም ለተለያየ አገልግሎት እጠቀምባቸዋለሁ። ምናልባትም ለምግብ ማብሰያነት ለመቀመጫነት ለቤት አጠቃላይ የለም ቤት እቃነት አጠቃላይ የምጠቀምባቸው አሉ። ይሄ ፕላስቲክ ውጤቶች እንደዚሁ የሆኑ እቃዎችም አሉ። እነዚህ እቃዎች እንግዲህ ቤት ውስጥ ለእያንዳንዱ ተግባር የምጠቀምባቸው እቃዎች ናቸው ማለት ነው። እነዚህን ነው የሚመስሉት።

እንግዲህ የቤቴ ጣሪያ ከቆርቆሮ የተሰራ ጣሪያ ነው። እንግዲህ። አብዛኛው ቤት ከእንደዚህ አይነት የተሰራ ነው። እንደ ሀገር እንደ አጠቃላይ ብዬ መግለጽ እችላለሁኝ ምክንያቱም እንግዲህ አሁን ላይ የተለያዩ የቤተ ጣሪያዎችን ለመጠቀም የሚያስችል የምጣኔ ሀብት አቅም የለንም። እንደ ሀገር ብዬ መግለጽ እችላለሁኝ። በዚህ ምክንያት ብዙ ጊዜ። ብዙ ጊዜ ሳይሆን እንደ አጠቃላይ የሀገሪቱ የቤቶች ጣራ የቆርቆሮ ነው። ምናልባት ቆርቆሮዎቹ የተለያዩ አይነት የቆርቆሮ አይነት ሊሆኑ ይችላሉ። እንጂ እንደ አጠቃላይ የምንጠቀመው ይሄንን የቆርቆሮ ክዳን ወይም የቆርቆሮ ጣሪያ ነው። ስለዚህ የእኔም እንዲሁ ተመሳሳይ ነው ማለት ነው።

ልዩ ችሎታ ብየ በእራሴ ልገልጸው የምችለው ነገር የለም አንደኛው ልዩ ችሎታየ ብየ የማስበው ነገር ቅንነት ነው። እንግዲህ እንደ ልዩ ችሎታ ሊወሰድ ይችል አይችል እንደሆን አላውቅም። ብቻ ግን ልዩ ችሎታየ አንደኛው ይሄ ነው። ግን እንዲኖረኝ የምፈልገው ልዩ ችሎታዎች አሉ። አሁን ላይ አለኝ ብዬ መግለጽ የምችለው ግን ነገር ይሄ ነው ብዬ ለመግለጽ ይከብደኛል። ምክንያቱም ብዙ ጊዜ እንግዲህ ሰዎች ባህላችንም ወይ የመጣንበት ነገር ሆኖ ስለራሳችን ከማወቅ ይልቅ ስለሌሎች የማወቅ ይቀድመናል ወይም ይቀናናል። እና በዚህ ምክንያት ራሴንን አላውቅም ብዬ መደምደም ስለምችል ወይም እንደማላውቅ ስለምረዳ በዚህ ሁኔታ ነው። ራሴን መግለጽ የምችለው ልዩ ልዩ ችሎታ የራሱ የማላውቅበት እውነት ነው ያለው ማለት ነው።

የምመኘው የእረፍት ጊዜ እንግዲህ ብዙ ጊዜ እኔ እረፍት ማድረግ አልወድም በተለያዩ ነገሮች ጊዜን ማሳለፍ እወዳለሁ። እንግዲህ ይሄ ነው ብዬ ልገልጸው የምችለው የእረፍት ጊዜ። ወይም የመማኘው የእረፍት ጊዜ የለኝም ብዙ ጊዜ ግን። እረፍት በመሆንበት ሰዓት የተለያዩ ቪዲዮዎችን በማየት የማሳልፈው እንጂ እንዲሁ የእረፍት ጊዜ እንዲሁ የማሳልፍበት ሁኔታ ብዙ ጊዜ የለም። ለምን እንደሆነ አላውቅም ለመግለጽም ይቸግረኛል። እርግጥ ነው። እንግዲህ የጊዜዎችን እኔ የማሳልፈውም በእንደዚህ አይነት ሁኔታ ነው ይሄ ነው ብዬ የምገልጸው። የእረፍት ጊዜ ግን እንደ አጠቃላይ የለኝም ብዬ መናገር እችላለሁ።

እንግዲህ ወደ ገበያ የምሄደው ምናልባትም በሳምንት አንዴ ሊሆን ይችላል እንግዲህ የገበያ ቀኖች የተወሰኑ ናቸው በዚህ ምክንያት ወደ ገበያ የሚሄደው ምናልባትም በሳምንት አንድ ቀን። ግፋቢል ሁለት ቀን ሊሆን የሚችለው ምክንያቱም እንግዲህ በእነዚህ ቀናቶች አስፈላጊ የሚባሉ ቁሳቁሶችን ይጀ ልመጣ እችላለሉ በብዛት ግን። ነገሮችን የምገዛው ወይም ወደ ገበያ የምሄደው እግረ መንገድ ነው ብየ መናገር እችላለሁ ግን። አጠቃላይ የገበያ ቀኖች ተብሎ ሊታሰቡ የሚችሉት አንድ ቀን ወይ ሁለት ቀን ናቸው። በእነዚህ ቀናቶች አስፈላጊ የሆኑ ነገሮችን ሰብስቤ እመጣለሁ። ከዛ በዘለለ ግን ምንም አይነት ሁኔታ ሊኖር አይችልም ማለት ነው። ስለ እንደ አጠቃላይ ስለ ገበያ ያለኝ ሁኔታ በዚህ መልኩ መግለጽ ነው የምችለው።

አሁን ላይ ምንም አይነት የሽያጭ ግብ የለኝም ምክንያቱም እንግዲህ ያለሁት ንግድ ላይ አይደለም ምንም አይነት ለሽያጭ የቀረበ ሀሳብም ቁሳቁስም ምርትም እንዲሁ አገልግሎት የለኝም። ስለዚህ የሽያጭ ግቦች አሉ ብዬ መናገር ይከብደኛል። እንግዲህ ወደፊት የተለያዩ ምርቶችን የማምረት የተለያዩ ሀሳቦችን የማንሸራሸር እንዲሁም ሀሳቦችን የመሸጥ ሁኔታ ሊኖር ይችላል። ስለዚህ አሁን ላይ ግን ምንም የሽያጭ የቀረበ ነገር እስከለለኝ ድረስ ምንም አይነት የሽያጭ ግብ ሊኖረኝ የሚችልበት ነገር የለም። ስለዚህ በዚህ መልኩ ነው አሁን ላይ ያለውን የራሴን ነባራዊ ሁኔታ መግለጽ የምችለው

የስራ ግዜ እንግዲህ በተለየ በተለያዩ መልኩ ሊገለጽ የሚችል ነው እንግዲህ የስራ ግዜ የሽፍት ስራ ነው ብዬ መናገር እችላልሁ ይህንንም የሆነበት ሁኔታ ስራው የሚሰራው በሽፍት ነው የተለያዩ ማህበረሰቦችን አቅፎ የያዘ ስራ ነው። በዚህም ምክንያት ስራውን ነን ለመስራት የተለያዩ ሽፍቶችን እንጠቀማለን። ሙሉ ቀን የምንሰራበት ሁኔታ አለ ስለዚህ እንደ አጠቃላይ የስራ ሁኔታ ይሄን ነው የሚመስል ብዬ መናገር እችላለሁኝ ማለት ነው። ሁኔታው ቆንጆ እንደሆነ ግን በዚሁ አጋጣሚ መናገር ወይም ማሳወቅ እፈልጋለሁ